ገንዘብ ትቆጥባለህ? በርግጥ ቆጥቤ ነው የምትጠቀመው ቆጥቤ ባልጠቀምማ እንዴት አድርጌ ነበረ በ እንደዚህ በመንግስት ሰራተኝነት ተቀጣሪ ሆኜ መኖር የምችለው። ግን ያለው ገንዘብ ለቁጠባ ይበቃል ወይ? ካልከኝ ካልቆጠብኩ መኖር አልችልም ካልቆጠብኩማ አንድ ቀድም ላያሳድረኝ ይችላል። ስለዚህ አዎ ቆጥቤ ነው የምትጠቀመው የተጋነነ ወጪ። ሳልቆጥብ ተጠቅሜማ አንድ ቀንም አያድርም። ያልተጋነነ ወጪ በቅጡም አላደርግም እንኳን ያልተጋነነ በቅጡም ወጪ አይደለም እኔ በጣም በትንሹ ነው በዛ መልኩ ነው መቆጠብ የምችለው